አሁን በስራ ላይ ችግሮችን እፈታለሁኝ። ምክንያቱም ሰው በስራ ቦታ ብዙ ችግር ሊያጋጥመው ይችላል ማንኛውም ሰው በተለይ በስራ ቦታ ብዙ አይነት ችግሮች ሊያጋጥሙ ይችላሉ ያ ማለት ለምሳሌ በስራ ምክንያት አለመግባባት ከስራ ማርፈድ ጋታ ይዞ ከአጠቃ ጋር የሚፈጠር ችግሮች ይታያሉ እና በስራ ቦታ ችግሮችን ለመፍታት እሞክራለሁ። እኔ በግሌ የመንግስት ሰራተኛ ነኝ የኮምፒውተር ሳይንስ ተመራቂ ነኝ። እና ስራዬን አክብሬ በጊዜ እገባለሁኝ ግን አንዳንድ ክፍተቶችን አያለሁኝ በራሴ ላይም በሰራተኛው ላይም በስራ ቦታ ማለት ነው እና። ምንድነው የሚያያቸው ችግሮች? ከ ከአለቃ ጋር አለመግባባት ከደንበኛ ጋር አለመግባባት እንደዚህ አይነት ነገሮች ሲፈጠሩ ቶሎ ብዬ ችግሩ ምን እንደሆነ በደንብ እረዳና ያንን ችግር ቶሎ እፈታለሁኝ። ምክንያቱም በስራ ቦታ ችግሮች ከተፈጠሩ ስራው አይከናወንም። ስራው በሚፈለግበት ጊዜ በሚፈለግበት ቦታ ቶሎ መከናወን ስለማይችል ችግሮች ቶሎ እፈታለሁኝ። በስራ ላይ እንደሚታወቀው ብዙ ችግር ያጋጥማል። ለምሳሌ ከደንበኛ ጋር አለመግባባት ሊፈጠር ይችላል። ደንበኛ በደንብ ላይረካ ይችላል። ያንን ነገር ቶሎ በመረዳት ምን ማድረግ አለብኝ? ደንበኛው ምንድነው ያጋጠመው ችግር ወይም ደግሞ ያላረካው ነገር ምንድነው ስህተቱ የቱ ጋር ነው ብዬ በደንብ አያለሁ። በ በቢሮ ደረጃም እንደዛው ቢሮ በቢሮ ደረጃ ብዙ ጊዜ ሰዓት ማርፈድ ከአለቃ ጋር አለመግባባት ብዙ ችግሮች ያጋጥማሉ። እና እነሱን መጀመሪያ ችግሮቹ ምንድን ናቸው የሚለውን እለያለሁ። ማለት ችግሩ እኔ ጋ ነው ያለው ወይስ ችግሩ አለቃዬ ጋ ነው ያለው ወይስ ችግሩ ደንብኛዬ ጋ ነው ያለው ወይስ ችግሩ የቱ ጋ ነው የሚለውን መጀመሪያ ላይ ያለውን። ምክንያቱም እያንዳንዱ ችግር የሚፈጠርበት የራሱ ምክንያት አለው እንደሚታወቀው ያለምንም ምክንያት የሚፈጠር ችግር የለም። ስለዚህ ችግሩ የቱጋ ነው ያለው የሚለው መጀመሪያ ላይ ያለውኝ? ከዛ ያንን ችግር ከለየው በኋላ ችግሩ የሚሻሻልበትን መንገድ ወይም ደግሞ ችግሩ የሚጠፋበትን መንገድ እለያለሁ። መጀመሪያ መንስኤውን ነው የምለየው ከዛ ደግሞ ችግሩን እንዴት ነው ያ የሚጠፋው የሚሻሻለው እንዴት ነው የሚለውን እለያለሁኝ። ከዛ በኋላ ለዛ ለተፈጠረው ችግር መፍትሄ ይሆናሉ ብዬ ያሰብኳቸውን ነገሮች በሙሉ ለኔም ለስራ ባልደረቦቼም ለደንበኞቼም እነግራቸዋለሁ። ከዛ የተፈጠረው ችግር በዚህ በዚህ በዚህ ምክንያት ነው ብዬ እዘረዝርላቸውና ከዛ በኋላ ያ ችግር እንዲፈታ አደርጋለሁ። ምክንያቱም በስራ ቦታ ብዙ ጊዜ ችግር ያጋጥማል ይሄ የሚታወቅ ነው በየትኛውም የስራ ዘርፍ ብንሆን ችግር ያጋጥማል። ችግር የሌለበት ቦታ ችግር የሌለበት ስራ የለም። ምክንያቱም ችግር ስራው ራሱ የሚሰራው ችግር ስላለ እኮ ነው። ችግር ስላለ ነው ስራው ራሱ የሚሰራው። ስለዚህ ያ ስራ ደግሞ እንዲከናወን በጊዜው እንዲፈጸም በአግባቡ መሰራት አለበት። ስለዚህ ያን ለማድረግ ደግሞ ችግሮች መፈታት አለባቸው ችግሮች ካልተፈቱ ስራው በአግባቡ እንደሚፈለገው መጠን አይሄድም። ስለዚህ ምን መደረግ አለበት የችግሩ መንስኤ ምንድነው? መፍትሄውስ ምንድነው የሚለውን እለያለሁኝ። እና በተደጋጋሚ በስራ ላይ የሚያጋጥሙ ችግሮችን በቻልኩት መጠን በጊዜና በአግባቡ እፋታለሁኝ። አለበለዚያ ስራው አይከናወንም ኪሳራ ነው የሚያጋጥመው ድብርት ነው የሚያጋጥመው። ሰራተኛ መባረር ነው የሚያጋጥመው ይሄ ሁሉ ችግር እንዲፈታ መጀመሪያ መንስኤው ምንድነው የሚለውን አጠናለሁ። ከዛ በኋላ ለችግሩ ደግሞ ተመጣጣኝ ምላሽ እሰጣለሁኝ። ስለዚህ ብዙ ጊዜ በስራ ላይ ችግሮች ሲያጋጥሙ የመፍታት ልምድ አለኝ ማለት ነው

ከአለቃዬ ጋር ጥሩ ግንኙነት ነው ያለኝ። ጥሩ ግንኙነት እንዲኖረኝ እንዳይኖረኝም የማደርገው እኔ ነኝ በርግጥ የእያንዳንዱ ሰው ባህሪ ይለያያል። ግን የኛም ማስተዋጽኦ አለበት ማለት አለቃዬ ለኔ ጥሩ አመነካክተን እንዲኖረው መስራት ያለብኝ መጀመሪያ እኔ ነኝ። ከሰው ከምጠብቅ ራሴን ብሰራ ነው የሚያዋጣኝ ማለት ብዙ ጊዜ አለቃ ሰራተኛ ላይ የሚበሳጩ የመጀመሪያ ወይ ሰዓት ላይ ስናረፍድ ማለት ነው። ወይ ደግሞ የምንሰራው ስራ አልመቸው ሲል ነው ስለዚህ ብዙ ጊዜ ከአለቃ ጋር ጥሩ ግንኙነት መፍጠር ያስፈልጋል። ይሄ ደግሞ ጥቅሙ ምንድነው የመጀመሪያው ስራው እንዲከናወን ስራው በአግባቡ እንዲሰራ ጥሩ ግንኙነት ያስፈልጋል ማለት ነው። ሌላኛው ደግሞ የራሳችን አስተሳሰብ በራሱ ጥቅም አለው። ጥሩ ግንኙነት እንዲኖረን የመጀመሪያው አስተሳሰብ ነው። አስተሳሰባችን ጥሩ ግንኙነት እንዲኖረንም እንዳይኖረንም ያደርጋል። ስለዚህ እኔ በግሌ ከአለቃዬ ጋር ጥሩ ግንኙነት ነው ያለኝ እግባባለው፣ ስራዬን በአግባቡ እሰራለሁኝ፣ በሰአቱ እገባለሁ፣ በሰአቱ እወጣለሁ። እና ስራዎችን በአግባቡ ነው ምሰራው። ስራዬን በአግባቡ መስራቴ ደግሞ ከአለቃዬ ጋር ጥሩ ግንኙነት እንዲኖረኝ ያደርጋል። ምክንያቱም ከአለቃዬ ጋር ያገናኘኝ ስራና ስራ ብቻ ነው። ከስራ ውጪ ሌላ ግንኙነት የለንም። ማለት አንግባባም ማለት ሳይሆን አለቃ የሆነው በስራ ምክንያት ነው። እኔም ሰራተኛ የሆንኩት በስራ ምክንያት ነው። ስለዚህ ብዙ ጊዜ የሚያገናኘን የሚያፋቅረንም የሚያጣላንም ስራ ነው። ለዛ ደግሞ ስራዬን በአግባቡ እሰራለሁኝ። ስራዬን በአግባቡ ስለምገ ስለምሰራ በሰአቱ ገብቼ በሰአቱ ስለምወጣ ከአለቃዬ ጋር ጥሩ ግንኙነት ነው ያለኝ። ከአለቃ ጋር ጥሩ ግንኙነት ለመፍጠር የመጀመሪያው መስፈርት ብዬ የማስበው አስተሳሰብ ነው። አስተሳሰብ መስተካከል አለበት። ሁል ጊዜ አዎንታዊ አስተሳሰብ መገንባት አለብን አዎንታዊ አስተሳሰብ የማንገነባ ከሆነ፣ ሁልጊዜ አሉታዊ ነገር ብቻ የምናስብ ከሆነ፣ ጥሩ ግንኙነት አይኖረንም። ምክንያቱም በአሉታዊ ነገር ሰውን ሊግባባ አይችልም። ሰው ከሰው ጋር ሊግባባ የሚችለው ችግሮችን በመቻል፣ ችግሮችን በማሳለፍ፣ የሚያዩትን ሁሉ ባለመናገር ብቻ ነው ይሄ ማለት አዎንታዊ አስተሳሰብ አለን ማለት ነው። አዎንታዊ አስተሳሰብ ሲኖረን ችግሮችን መቻል እንችላለን፣ እየሰማን ማሳለፍ እንችላለን፣ የሰውን ሀሳብ የመሸከም አቅም ይኖረናል ስለዚህ ያኔ ጥሩ ግንኙነት ይኖረናል ማለት ነው። ስለዚህ በዋናነት አስተሳሰብ ነው አስተሳሰብ ሁል ጊዜ አዎንታዊ መሆን አለበት። አዎንታዊ ካልሆነ ጥሩ ግንኙነት መፍጠር ያስቸግራል። ስለዚህ አወንታዊ አስተሳሰብ ላይ ብዙ መስራት ያስፈልጋል ይሄ ደግሞ የሚሰራው የሰው ልጅ ጭንቅላት ላይ ነው። የሰው ልጅ ጭንቅላት ላይ ነው። ስለዚህ ከአለቃ ጋር ብዙ ጊዜ ሰው ካለቃው ጋር የሚገናኘው በስራ ምክንያት ነው። ስራውን አክብሮ የሚሰራ ከሆነም በሰአቱ የሚገባ በሰአቱ የሚወጣ ስራውንም ከልቡ ከነፍሱ ወዶ የሚሰራ ከሆነ ከአለቃ ጋር ጥሩ ግንኙነት ነው የሚፈጠረው። እኔም በሰአቱ እገባለሁ፣ በሰአቱ እወጣለሁኝ፣ አለቃዬን አከብራለሁ፣ ስራዬንም አከብራለሁ። ስራዬን ደግሞ ወድጄው ስለምሰራ ወድጄ የምሰራው ስራ ደግሞ በደንብ ስለማከናውነው ከአለቃዬ ጋር ጥሩ ግንኙነት አለኝ። ስለዚህ ማንም ሰው ስራውን አክብሮ የሚሰራ ከሆነ ስራውን ከልብ ወዶት የሚሰራ ቆረጥ ግንኙነት ነው የሚኖረው ስለዚህ ይሄ ደግሞ ትልቁ የአእምሮ ስራ ነው፣ የአዎንታዊ አስተሳሰብ ጉዳይ ነው፣ እኔ ደግሞ ጥሩ አዎንታዊ አስተሳሰብ ስላለኝ ከአለቃዬ ጋር ጥሩ ግንኙነት አለኝ ማለት ነው።

አዎ ፍየል አይቼ አውቃለሁኝ እንደሚታወቀው ፍየል የቤት እንስሳ ከሚባሉት ውስጥ ነው ለምግብነትም ከሚውሉት ውስጥ ነው ወይም የሚበላ እንስሳ ነው። በተለይ በኢትዮጵያ ገጠራማው አካባቢ በብዛት ፍየል ይገኛል። ፍየል ለብዙ ጥቅም ትውላለች። የመጀመሪያው በመሸጥ ገንዘብ ለማግኘት ሁለተኛው ደግሞ የሚበላ እንስሳ ነው። እና ፍየል ወንድም ሊሆን ይችላል ሴትም ልትሆን ትችላለች ሁለትንም ጾታ ልትይዝ ትችላለች። በብዛት የሚገኘው ደግሞ በኢትዮጵያ ገጠራማ አካባቢ ነው። ከተማ ውስጥም አለ በርግጥ ግን በብዛት ፍየል የሚራባው ወይም የሚበዛው ወደ ገጠራማው የኢትዮጵያ ክፍል ነው። እና ብዙ ጊዜ የማያቸው ለሽያጭ ወደ ከተማ ሲመጡ ነው ወይም ደግሞ ወደ ወደ ገበያ ሲወጡ ነው። እና በብዛት በኢትዮጵያ ውስጥ የሚታወቀው ቅዳሜ ገበያ ነው። ቅዳሜ ገበያ ደግሞ ፍየሎች የሚሸጡበት ቦታ ነው። በብዛት ከገጠር መጥተው እዛ ገበያ ላይ ነው የሚውሉት እና በተደጋጋሚ አያቸዋለሁኝ። እና ፍየል በጣም ስጋዋ ከሚጣፍጡ እንስሳዎች ውስጥ ነች። ምክንያቱም ፍየል ስጋዋ እንደሚበላ ይታወቃል። ስጋዋም እንደሚጣፍጥ ይታወቃል። ዋጋውም ከሌሎች እንስሳ የተለየ ነው ማለት በጣም ውድ ነው። እና በብዛት የሚገኘው በገጠራማው ክፍል ነው። ግን ብዙ ጊዜ ለሽያጭ ወደ ከተማ ይመጣሉ። ከተማ ሲመጡ ደግሞ ገበያ የሚውልበት ቀን ነው በብዛት የሚመጡት። ቅድም እንደጠቀስኩት በኢትዮጵያ ብዙ ጊዜ የሚታወቀው ቅዳሜ ገበያ ነው። እዛ ቦታ ላይ የሚመጡት ፍየሎች በጣም ብዙ ናቸው። ምክንያቱም ሰውም እዛ ገበያ ቦታ ሄዶ ነው የሚገዛው። ገጠር የገጠር ሰዎችም ወይም ደግሞ ባለቤቶቹ ከቀጠሪ ዘይም የሚመጡትም እዛ ቦታ ላይ ነው። ምክንያቱም ፍየል የሚሸጥበት ቦታ የሚታወቅ ቋሚ ቦታ ነው። ስለዚህ የሚገዛ ሰው ቀጥታ እዛ ቦታ ነው የሚሄደው እንደውም በሌላ ስሙ ምን ይባላል ፍየል ተራ ይባላል። የፍየል ተራ ተማምባል ይታወቃል ያ ማለት ፍየል የሚሸጥበት ቦታ ፍየል የሚታገድበት ቦታ ነው። እና ማንም ሰው ፍየል ማየት ከፈለገ ፍየል መግዛት ከፈለገ ቀጥታ እዛ ቦታ ነው የሚሄደው ማለት ነው። እዛ ቦታ ነው የሚሄደው። እና ፍየል ብዙ አይነቶች አሉ ማለት ይሄ በቀለማቸው በስጋቸው ጥፍጥና ብዙ አይነት። ናቸው ለምሳሌ በኢትዮጵያ ውስጥ ወደ ቦረና አካባቢ የሚገኙ ፍየሎችና ወደ አማራ ክልል ወይ ወደ ትግራይ ክልል ወደ ሰሜን አካባቢ የሚገኙ ፍየሎች በጣም የተለያዩ ናቸው። እዚህም ማዕከል ላይ የሚገኙ ኦሮሚያ አካባቢ የሚገኙ ፍዬሎችም የተለያዩ ናቸው። እንደየአካባቢው የስጋቸው ጥፍጥናም ይለያያል። አይነታቸውም ይለያያል ለምሳሌ ቦረን አካባቢ የሚገኙ ፍየሎች አጠር ያሉ ወፈር ያሉ ናቸው። በሌላ አካባቢ የሚገኙ ፍየሎች ደግሞ ረዘም ብለው ቀጠን ያሉ ናቸው። እና የስጋቸው ጥፍጥና የሚለያያል። እንደየአካባቢው አካባቢው ደጋማ ሲሆንና ቆላማ ሲሆን የፍየሎቹ አይነትም ይለያያል። አንዳንዶች ፍየሎች የተዳቀሉ ናቸው ማለት በዘመናዊ መልኩ ጂናቸው ተወስዶ የተዳቀሉ ናቸው አንዳንዶቹ ደግሞ የድሮዎቹ አይነት ናቸው። ያልተዳቀሉት ማለት ነው። እና ብዙ አይነት ናቸው። ቀለማቸውም ብዙ አይነት ነው። ቀለማቸውም የተለያየ አይነት የተለያየ ቀለም ነው ያላቸው ስጋቸውም እንደዛው የተለያየ ነው። ማለት ነውና ፍየል በብዛት በገጠር አካባቢ ይገኛል ግን እኔም ለመሸጥ ወደ ገበያ ሲመጡ ስለማያቸው አዎ ፍየል አይቼ አውቃለሁኝ

አዎ ከደንበኛ ጋር እገናኛለሁኝ። ማለት ደንበኛ የሚለው ቃል ሲተነተን በመጀመሪያ ገዢ ወይም ደግሞ ተጠቃሚ ማለት ነው። ስለዚህ እኔ የምሸጠው ነገር አለ ማለት ነው። እና እኔ ደግሞ የኮምፒውተር ባለሙያ ነኝ የራሴ የኮምፒውተር ሱቅ አለኝ ኮምፒውተር እጠግናለሁ። እና ደንበኞቼ ደግሞ መጥተው ኮምፒውተራቸውን ያሰራሉ እኔ ደግሞ እጠግናለሁ ማለት ነው። ያ ማለት በሌላ አነጋገር እኔ የምሸጠው ከህሎት አለኝ። እነሱ ደግሞ የሚገዙት እቃ አለ ማለት ነው። ስለዚህ ብዙ ጊዜ ደንበኞቼ ኮምፒውተራቸው ሲበላሽ በሁለት መንገድ ይጠይቁኛል የመጀመሪያው በአካል እኔ ቦታ ወይ ሱቅ ድረስ በመምጣት ሁለተኛው ደግሞ በስልክ በመደወል ሊሆን ይችላል። እና ብዙ ጊዜ ምንድነው የማደርገው? በአካል መጥተው እንዲጠይቁኝና የብልሽቱን አይነት ማየት ስላለብኝ ይዛቹህ ነው ብዬ እነግራችኋለሁኝ። እና መጥተው አገኛችኋለሁ። ምን ሆኖ እንደተበላሸ እጠይቃቸዋለሁ? ከዛ በኋላ ደግሞ ኮምፒውተሩ የተበላሸበትን ምክንያት ከለየው በኋላ እጠግንላቸዋለሁ። ያ ማለት ከደንበኛዬ ጋር ተገናኘው ማለት ነው። የምገናኝበት መንገድ የተለያየ ነው። ማለት ሁል ጊዜ በአካል ብቻ አይደለም። ቴሌግራም ግሩፕ ክሬት አደርግና ደንበኞቸን እዛ ላይ እጨምራቸዋለሁ። ከዛ በኋላ የሚጠይቁት ጥያቄ ካለ እዛ ላይ ይጠይቃሉ ከዛ ከስር ደግሞ እኔ እመልስላቸዋለሁ። ችግሮቹን በፈታሁላቸው ቁጥር ደግሞ የሚከፍሉኝ ክፍያ አለ። ያ ማለት ምን ማለት ነው? ከደንበኛዬ ጋር እየተገናኘው ነው ማለት ነው። ስለዚህ እኔ የምሸጠው ክህሎት አለ። ደንበኛዬ ደግሞ የሚያገኘው ጥቅም የሚገዛው እቃ አለ ማለት ነው። እና ብዙ ጊዜ ከደንበኛ ጋር ስገናኝ የሚያጋጥሙኝ ችግሮች ምን ምን ናቸው? አንደኛው ደንበኛዬ ምን እንደሚፈልግ ብዙ ጊዜ አያውቁም። ብዙ ጊዜ አያውቁም ምን እንደሚፈልጉ። ለምሳሌ ደንበኛዬ እኔ ኮምፒውተር ስሸጥለት የኮምፒውተር ባለሙያ ላይሆን ይችላል። እና ይሄን ይሄን አይነት ኮምፒውተር ነው የምፈልገው ብሎ አይነግረኝም። ያ ማለት ስራው ምን እንደሆነ እኔ ጠይቄው ለዛ ስራ የሚመጥን ኮምፒውተር እሸጥለታለሁ እንጂ ደንበኛየ ብዙ ጊዜ የሚፈልገውን ነገር አያውቁም። እና ቁጭ ብዬ አገኛቸዋለሁ ማለት አስረዳቸዋለሁ። ለምሳሌ እኔ ኮምፒውተር ባለሙያ ስለሆንኩኝ ለእነሱ ስራ የሚመጥነው ኮምፒውተር ምን አይነት እንደሆነ አስረዳቸዋለሁ። ያ ማለት ሳገኛቸው ምንድነው የሚሰሩት? ስለዚህ ምንድነው የሚፈልጉት ከእኔ እኔ የማግዛቸው ነገር ምንድነው ብዬ እጠይቃቸዋለሁ? ከዛ እነሱም ይነግሩኛል ያ ማለት ከደንበኞቼ ጋር ተገናኘው ማለት ነው። አልፎ አልፎ ደግሞ ደንበኞቼ ምንድነው የሚያደርጉት ስልክ እየደወሉ ነው የሚጠይቁኝ? ስልክ እየደወሉ ይጠይቁኛል እኔም በስልክ አወራቸዋለሁ። ምክንያቱም ብዙ ጊዜ በአካል መገናኘት ያስቸግራል። ጊዜውም ስለማይፈቅድ ጊዜም ስለሌለ በተደጋጋሚ የሚጠይቁኝ ደንበኞች የሚያገኙኝ በስልክ ነው። ግን ችግሩ የኮምፒውተሩ ችግር የማይፈታ ከሆነ በአካል መምጣት የሚያስፈልግ ከሆነ በአካል መጥተው አገኛቸዋለሁ። ከዛ በአካል ሲመጡ ኮምፒውተራቸውን ይዘው እንዲመጡ እነግራቸዋለሁ። ከዛ በኋላ እኔም ደግሞ ችግሩን አይቼ ኮምፒውተራቸውን ጠግኜላቸው እሰጣቸዋለሁ ማለት ነው። ያ ማለት ደንበኞቼን እያገኘኋቸው ነው ማለት ነው። እና ብዙ ጊዜ ደንበኞቼን አገኛቸዋለሁ። ምክንያቱም እኔ የሚሸጥ እውቀት አለኝ እነሱ ደግሞ የሚገዙት ወይም የሚያገኙት ጥቅም አለ ማለት ነው። ይሄ ደግሞ በደንበኛና በእውቀት መካከል ያለ ግንኙነት ነው በሌላ አነጋገር

የቅርብ ጓደኛ ማለት ቀጥተኛ ትርጉሙ የውስጤን የሚያውቅ በጣም የሚቀርበኝ ገመናዬን የሚያውቅ ማንነቴን የሚያውቅ እንደማለት ነው። ወይም ጓዳዬን የሚያውቅ ቤተሰቤን እኔን የሚያውቅ ማለት ነው። ቀጥተኛ ትርጉሙ እና የቅርብ ጓደኛዬ እኔ የማውቀው ወይም በጣም የሚቀርበኝ ጓደኛዬ በቤተክርስቲያን ያገኘሁት ጓደኛዬ ነው። እና በጣም ይረዳኛል። የምፈልገውን ነገር በሚችለው አቅም ያደርግልኛል ማለት ልክ ከስጋ ወንድሜ በላይ ነው የምቀርበው እኔነቴንም የምሰጠው ማለት ነው። እንደውም አንድ ምሳሌ ለመጥቀስ ያክል በቅርብ አንድ ቤት ገዝቻለሁኝ እና እዛ ስገዛ ብዙ ሰዎች ብድር ጠየኳቸውና ከለከሉኝ። እና ያ የቅርቤ የምለው ጓደኛዬ ግን የሚችለውን አቅም ተጠቅሞ ብር አበደረኝ ማለት ከየትም ከየትም ፈልጎ የሚችለውን ሁሉ አድርጎ ቤት እንድገዛ አደረገኝ ማለት ነው። እና የቅርብ ጓደኛ ዋጋ ይከፍላል የቅርብ ጓደኛ አቅሙ በፈቀደ መጠን የሚችለውን ሁሉ ያደርጋል። ያ ነው የቅርብ ጓደኛ ማለት በሀዘንም ሊሆን ይችላል በደስታም ሊሆን ይችላል ከጎኔ አይለይም። ደግሞ ብዙ ጊዜ የቅርብ ጓደኛ ማለት የኔን ደካማ ጎንም ጠንካራ ጎንም የሚወድ ማለት ነው። ማለት ጠንካራ ጎኔን ወዶ ደካማ ጎኔን የሚጠላብኝ ከሆነ የቅርብ ጓደኛ ሊሆን አይችልም። ማለት ጠንካራ ጎኔን የሚወደው ሰው ደካማ ጎኔንም የሚወድ ማለት ነው ሁለቱንም የሚወድልኝ ያ ማለት እኔነቴን የሚወድልኝ ሰው ማለት ነው። ሰው እኔነቴን ከወደደልኝ ያ ሰው ለኔ የቅርብ ጓደኛዬ ነው። ምክንያቱም እኔነቴን ካልወደደ የሚቀርበኝ ወይ ለሆነ ጥቅም ነው ወይ ደግሞ ለሆነ ጊዜ ወይ ለአጭር ጊዜ ነው ማለት ነው። የቅርብ ጓደኛዬ ግን ጠንካራ ጎኔን ይወድልኛል ደካማ ጎኔንም ደግሞ እንዳሻሽለው ይመክረኛል እንጂ በደካማ ጎኔ ምክንያት አይርቀኝም። አይርቀኝም አሁን የኔ የቅርብ ጓደኛ በየትኛውም ችግር በደስታም ይሁን በሀዘን በበረከትም ይሁን በማጣት አይለወጥብኝም አይለወጥብኝም። ምክንያቱም እውነተኛ ጓደኛ በሀዘንም በደስታም በማጣትም በማግኘትም የሚቀያየር አይደለም ምክንያቱም የሚወድልኝ እኔነቴን እንጂ ሁኔታዎቼን አይደለም። ስለዚህ የቅርብ ጓደኛ ብዙ ጊዜ ደካማ ጎንንም ጭምር የሚወድ ነው። ጠንካራ ጎንንማ ማንንም ይወዳል እኮ ማለት ጠንካራ ጎን ማንም ሰው ሊወድ ይችላል ደካማ ጎንን ግን ማንም ሰው ሊወድ አይችልም። የቅርብ ጓደኛ ካልሆነ በቀር ምክንያቱም ጠንካራ ጎንን የሚጠላ ማንም የለም። እኔ ጎበዝ ከሆንኩኝ የሚጠላኝ ማንም የለም። ስንፍናዬን ግን የሚጠላብኝ ብዙ ሰው ሊኖር ይችላል። የቅርብ ጓደኛዬ ግን ደካማ ጎኔን ይሄን ይሄን ነገር አሻሽል ይሄ ደካማ ጎንህ ነው ብሎ ይመክረኛል እንጂ በደካማ ጎኔ ምክንያት አይርቀኝም። ምክንያቱም እውነተኛ ጓደኛ ነው። እንደውም አንዳንዴ ምን ይባላል እውነተኛ ጓደኛ መስታወት ነው ይባላል። ያ ማለት ጠንካራ ጎኔን እያበረታታኝ ደካማ ጎኔን ደግሞ እንዳሻሽለው ይመክረኛል ማለት ነው። ስለዚህ እውነተኛ ጓደኛ መካሪ ነው። እውነተኛ ጓደኛ እንደ አባትም እንደ እህትም እንደ ወንድምም ጭምር ነው። ምክንያቱም መካሪ ነው። ደካማ ጎኔን እያንዳንዱን ይነግረኛል ይሄን ይሄን አሻሽል ይሄን ይሄ አይጠቅምህም ብሎ ይመክረኛል። ጠንካራ ጎኔ እንዳለ ሆኖ ማለት ነው። የኔ እውነተኛ የቅርብ ጓደኛዬ ደካማ ጎኖቼን ይነግረኛል እንዳሻሽላ

እሳት ለማንደድ ብዙ ነገሮችን እጠቀማለሁኝ። ማለት እሳት ሲነድ የመጀመሪያው መደረግ ያለበት ነገር። ክብሪት መግዛት ነው ወይም ክብሪት ሊኖረን ይገባል። ክብሪት ካለን ለማንደድ ብዙ የሚከብድ አይደለም። ስለዚህ እሳትን ለማንደድ የምጠቀመው የመጀመሪያው ክብሪት እንዲኖረኝ ማድረግ ነው። ከዛ በኋላ ደግሞ ማቀጣጠያ ማቀጣጠያ የምንላቸው ክብሪቱን ሳነደው አብረው ሊነዱ የሚችሉ ደረቅ እንጨት ማዘጋጀት ነው። ለምሳሌ ከሰል ማንደድ ከፈለኩኝ ክብሪት እገዛለሁ። ክብሪቱን ከገዛው በኋላ ከሰሉን ሊያነዱልኝ የሚችሉ ደረቅ እንጨቶች አዘጋጃለሁ። ከዛ በኋላ ያንን ክብሪት እዛ ላይ እጭራለሁ ማለት ነው። ያ ማለት ምን ማለት ነው? ደረቁን እንጨት እየነደደ ሲሄድ ከሰሉን እያነደደው እያነደደው ይመጣል ማለት ነው። ያ ማለት ከሰሎና ክብሪቱን የሚያገናኝ የለኝ እንጨት ማለት ነው። ሌላ ደግሞ ብዙ ጊዜ ቀለል ያለ እና ብዙ ሰው የሚጠቀመው ቤንዚል ነው። እሳት ለማንደድ የሚጠቀመው ቤንዚል ነው። ያ ማለት ትንሽዬ ቤንዚል ከሰሏ ላይ ወይ እንጨቱ ላይ ጠብ በማድረግ ከዛ በኋላ ክብሪት እዛ ላይ መለኮስ ነው። ይሄኛው ብዙ ጊዜ የተለመደ ነው። በርግጥ ቤንዚል በጣም አደገኛ ነገር ነው ብዙ ጊዜ አይመከርም አደጋ ስለሚያደርስ ማለት ነው። ብዙ ጊዜ የሚመከረው ደረቅ እንጨት ማዘጋጀት ክብሪት ማዘጋጀት እና እኔ ብዙ ጊዜ የምጠቀመው ደረቅ እንጨት አዘጋጃለሁ ክብሪት እገዛለሁኝ። ከዛ በኋላ ደረቁን እንጨት አንድ ላይ ሰበስባለሁ ከዛ በኋላ እሱን ሊያነድልኝ የሚችል ወረቀት ሊሆን ይችላል። ላስቲክ ወይም ደግሞ ፔስታል ሊሆን ይችላል ውስጡ አደርጋለሁ። ከዛ በኋላ ክብሪቱን እጨርና እዛ ላይ እጨምራለሁ ማለት ነው ከዛ ይነዳል። ግን ብዙ ሰው ሲጠቀም የማየው ቤንዚል ነው ግን አይመከርም። ምክንያቱም ቤንዚል ራሱ እሳትን የመሳብ አቅም አለው በተፈጥሮ ወይም ሲመረት ማለት ነው። ያ ደግሞ ምንድነው? ለምሳሌ ቤንዚሉን የያዘው እቃ አጠገቡ እሳቱ አጠገብ ብናስቀምጥ እሳቱን ይስበውና አደጋ ያደርሳል። አደጋ ያደርሳል። ስለዚህ ብዙ ጊዜ የሚመከረውን ደረቅ እንጨት መጠቀም ነው። እኔ የምጠቀመው ብዙ ጊዜ ክብሪትና ደረቅ እንጨት ነው። ደረቅ እንጨት ካለ ክብሪት ካለ እሳት በቀላሉ ይነዳል ማለት ነው። ግን እሳት እንዳይነዱ የሚያደርጉ ነገሮችም አሉ። እሳት ለማንደድ አስቸጋሪ የሚያደርጉት ነገሮች አሉ ለምሳሌ እንጨቱ እርጥብ ከሆነ እንጨቱ ያልደረቀ ከሆነ አስቸጋሪ ነው። ምክንያቱም የክብሪቱን እሳት ያጠፋዋል እንጂ የክብሪቱን እሳት አይቀበለውም። የክብሪቱን እሳት አይቀበለውም ማለት ደግሞ እንጨቱ አይነድም ማለት ነው። ስለዚህ ብዙ ጊዜ እንጨት ለማንደድ ማድረግ ያለብን ምንድነው? ክብሪት ሊኖረን ይገባል ከዛ ደግሞ ደረቅ እንጨት ሊኖረን ይገባል። እንጨቱ ካልደረቀ የክብሪትን እሳት አይቀበልም። የክብሪቱን እሳት አይቀበልም ማለት ምን ማለት ነው? ክብሪቱን ስንጭረው የሚነደውን እሳት ያጠፋዋል እንጂ አይቀበለውም። ስለዚህ ሁል ጊዜ እንጨቱ ምን መሆን አለበት ደረቅ መሆን አለበት። እንጨቱ ደረቅ ካልሆነ እሳት ለማንደር ያስቸግራል። እና እኔ ብዙ ጊዜ የማደርገው ደረቅ እንጨት ማዘጋጀት እንጨቱ ደግሞ እንዲደርቅ መጀመሪያውኑ ፀሀይ ላይ መሆን አለበት። ፀሀይ ላይ ካልሆነ እንጨቱ አይነድም። ስለዚህ ደረቅ እንጨት ማዘጋጀት እንዲደርቅ ደግሞ ፀሀይ ላይ ማድረግ ከዛ በኋላ ክብሪት መግዛት ከዛ እንጨቱ እንዲነድ የፈለኩበት ቦታ ላይ ሰብስቤ አስቀምጣለሁ። ከዛ በኋላ ምን አደርጋለሁኝ ክብሪቱን እጨራለሁኝ ማለት ነው። ግን ከክብሪቱም የሚወጣው ሰዓትና እንጨቱ በቀጥታ ላይገናኝ ይችላል ማለት ቶሎ ላይነድ ይችላል። ምክንያቱም ከክብሪት የሚመጣው ሰዓት ትንሽ ነው እንጨቱ ወፍራም ሊሆን ይችላል። ያን ጊዜ ምን አደርጋለሁኝ? የሚያቀጣጥልልኝ ነገር እፈልጋለሁ። የሚያቀጣጥለው ነገር ላስቲክ ሊሆን ይችላል ወረቀት ሊሆን ይችላል። ሌላም ነገር ቤንዚልም ሊሆን ይችላል ብዙ ጊዜ ባይመከርም ማለት ነው። ስለዚህ እንጨቱን ሰብስቤ አንድ ላይ አደርጋለሁ እዛ ላይ ደግሞ ፔስታል ወይም ላስቲክ አደርጋለሁኝ። ወይም ደግሞ ወረቀት አደርጋለሁኝ ስለዚህ ክብሪቱን እጨርና ወረቀቱ ላይ ወይ ፔስታሉ ላይ አደርጋለሁ። ያኔ ፔስታሉ በደንብ ሲንጠባጠብ ወይም ሲቀልጥ እንጨቱ እየነደደ እየነደደ ሄደን ማለት ነው። ካልሆነ ደግሞ ወረቀትም መጠቀም እችላለሁ ወረቀት የመንደል ባህሪ ስላለው ስለዚህ እሳት ለማንደድ እነዚህን ነገሮች በአግባቡ

ኧትር የሚለውን ቃል መጀመሪያ እንተርጉመው እስኪ ማለት ወደ ምግቡ ከመሄዴ በፊት ቀትር ማለት ምን ማለት ነው የሚለውን እንይ? በኢትዮጵያ እሳቤ ወይም በኢትዮጵያ ልማድ ብዙ አይነት ስያሜዎች አሉ ለምሳሌ የጠዋቱ ሰዓት ጠዋት ይባላል። ከሰአቱ ሰዓት ደግሞ ከሰአት ይባላል። የጠዋቱ ሰዓት የምንለው ከሁለት ሰዓት እስከ አምስት ሰዓት ያለው ጠዋት ይባላል። ከአምስት ሰዓት በኋላ እስከ አስር ሰዓት ያለው ደግሞ ከሰአት ይባላል። ከአስር ሰዓት እስከ አስራ ሁለት ሰዓት ያለው ደግሞ ቀትር ወይም ደግሞ የመክሰስ ሰዓት ይባላል። ከአሥራ ሁለት ሰዓት በኋላ ያለው ደግሞ ማታ ይባላል ይሄ ነው በተለምዶ በኢትዮጵያውያን የሚታወቀው። ስለዚህ ቀትር ማለት ከአስር ሰዓት በኋላ በግምት ማለት ነው። ከአስር ሰዓት በኋላ እስከ አስራ ሁለት ሰዓት አካባቢ ያለው ቀትር ይባላል ማለት ነው። ስለዚህ ከሰአት በኋላ ያለው ሰዓት በሙሉ ቀትር በሚለው የሚጠቃለል ሰዓት ነው። ይሄ ደግሞ እንደ ኢትዮጵያውያን ልማድ የመክሰስ ሰዓት ማለት ነው። የመክሰስ ሰዓት የመክሰስ ሰዓት ማለት ጠዋት ቁርስ አለ እንደሚታወቀው ከሰአት ምሳ አለ እንደሚታወቀው ከዛ የመክሰስ ሰዓትና እራት ሰዓት የሚባል አለ በተለምዶ እንደዚህ ነው የሚከፈለው። ስለዚህ የቀትር ሰዓት ምግቦች ደግሞ ይለያያሉ። ማለት ጠዋት ቁርስ ይበላል የተለያየም ቢሆን ሰው እንደየቤቱ ቢመገብም ምሳ ሰዓት ደግሞ በተለምዶ በኢትዮጵያ የሚታወቀው እንጀራ ነው እንጀራ እንመገባለን። ቀጥር ሰዓት ግን ሁሉም ሰው ተመሳሳይ ምግብ ላይመገብ ይችላል። እኔ ለምሳሌ ቀትር ሰዓት ወይም የመክሰስ ሰዓት የምጠቀመው በርገር ነው። በርገር ዋጋ ውድ ነው ግን በጣም ስለሚጣፍጠኝ በተደጋጋሚ የሚጠቀሙ ምግብ በረገር ነው። ከዛ ውጪ ደግሞ ቀትር ሰዓት ላይ ብዙ ጊዜ የምጠቀመው ጁስ ቀለል ያለ ጁስ ለሆድ የማይከብድ ምግብ ነው። ቀትር ሰዓት ላይ የምመገበው ማለት ቀትር ሰዓት ላይ የምንመገባቸው ምግቦች የማታ ምግባችንን የሚያውኩ መሆን የለባቸውም ያ ማለት ምን ማለት ነው? ቀትር ሰዓት ላይ የምንመገባቸው ምግቦች ብዙ ጊዜ ቀለል ያሉ ነው መሆን ያለባቸው። ምክንያቱም ከአንድ ሰዓት ከሁለት ሰዓት ወይ ከሶስት ሰዓት በኋላ እራት እንመገባለን። ስለዚህ ሆዳችንም እንዳይጨናነቅ ሆዴም በጣም ብዙ እንዳይወጠር ምንድነው የማደርገው ቀትር ሰዓት ላይ ቀለል ያሉ ምግቦች እመገባለሁኝ። ምክንያቱም ማታ ላይ ራት ስለምበላ ማለት ነው እንዳይከብደኝ። ስለዚህ ብዙ ጊዜ ቀትር ሰዓት ላይ ወደ ካፌ ሄጄ በርገር ብዙ ጊዜ በርገር ነው የምበላው። ወይም ደግሞ ፈጢራ የሚባል ምግብ አለ ፈጢራ እመገባለሁኝ ፈጢራ የሚባለው ምግብ ትንሽ ስሙ ለየት ይላል የሚሰራው ከማርና ከቂጣ ነው። ከማር ከቂጣ የሚሰራ ምግብ ነው። ቀለል ያለ ምግብ ነው። እና ቀትር ሰዓት ላይ ቅድም እንዳልኩት በርገር እመገባለሁ ከዛ ውጪ ደግሞ ፈጢራም እመገባለሁ። ከዛ ውጪ ደግሞ ትኩስ ነገር ትኩስ ነገር ብዙ ጊዜ ወተት ቀጥር ሰዓት ላይ በጣም እወዳለሁ ቀለል ያለነው ራሴን ለመአደስ እና ነቃ ለማድረግ ቀጥር ሰዓት ላይ ወተት እጠጣለሁኝ። ከዛ ውጪ ደግሞ ብዙ ጊዜ በኢትዮጵያ የተለመደው ምንድነው ጁስ ቀትር ሰዓት ላይ ቀለል ያለ ጁስ ለማታ ለእራት ሆድን የማይከብድ ሆድን ያዝ የማያደርግ ምግብ ነው። እንደ ምግብ ወይ እንደ መጠጥ ልንወስደው እንችላለን እሱን እጠቀማለሁኝ። ሌላው ደግሞ ሻይ በዳቦ ሻይ በዳቦ ማለት ሻይና ዳቦ ማለት ነው። እና ቀትር ሰዓት ላይ ብዙ ጊዜ ቀለል ያለ ወይ ቤት ውስጥ የሚዘጋጅ ሻይ እና ዳቦ እጠቀማለሁኝ። የቀትር ሰዓት ምግቦቼ እነዚህ ናቸው ከእነዚህም በተጨማሪ ሽሮ ሽሮ የቀትር ሰዓት ምግብ ከምጠቀማቸው አንዱ ነው ምክንያቱም ቀለል ያለ ምግብ ነው ለሆድ ስለ መፈጨትም ብዙ አይከብድም። የብዙ ኢትዮጵያውያንም ምግብ ሽሮ ነውና እና ብዙ ጊዜ ቀትር ሰዓት ላይ ሽሮ በእንጀራ እና በአጠቃላይ ሽሮ ይበላ ሽሮ በእንጀራ እበላለሁኝ ማለት ነው። ይሄንን ነው የምመገበው

አዎ ቀልድ መናገር እወዳለሁ። ግን ሲቀልድ የሚለው ምንድነው የሚለውን መጀመሪያ እንመልከት። ቀልድ ማለት ሰዎችን ማዝናናት ወይም ደግሞ ለሰዎች ቀለል ያለ ስሜት ለመፍጠር መሞከር ማለት ነው። ቀልድ ማለት እንደየአካባቢው እንደ እንደየቦታው ትርጉሙ ቢለያይም ቀልድ ማለት ግን ሰዎች ደስ እንዲላቸው የተለየ ስሜት መፍጠር ማለት ነውና ቀልድ መናገር በጣም እወዳለሁኝ። ቀልድ በጣም ያዝናናኛል። ቀልድ መናገር ብቻም ሳይሆን ማድመጥም እወዳለሁ። ሁልጊዜ ጭፍግግ ያለ ፊት ወይም የደበረው ፊት አልወድም። የሚያዝናና ነገር ፊቱ የሚያበራ ሰው ደስ ይለኛል። ፊት ደግሞ የሚያበራው በምን ምክንያት ነው ቀልድ በማውራታችን ነው። ማለት ቀልድ መውደድ ማለት ቁም ነገር አለመሰረትም ማለት ግን አይደለም። ማለት ስራን በአግባቡ ይሰራል ግን ብዙ ጊዜ ቀልድ የውስጥን ስሜት ስለሚያጸዳ እና ደግሞ ደስታ ስለሚፈጥር ብዙ ጊዜ ቀልድ መናገር እወዳለሁኝ። ማለት ሰዎችን የሚያዝናና፣ ጥሩ ስሜት የሚፈጥር፣ ሰዎችን ከድብርታቸው እንዲወጡ የሚያደርግ ቀልድ መናገር እወዳለሁኝ። ለምሳሌ አንድ ሰው ደብሮት ወደ እኔ ቢመጣ ያ ሰው ከድብርቱ እንዲወጣ ማድረግ እችላለሁ። ስለዚህ ደብሮት ከመጣ አዝናናዋለሁ በቀልዶቼ። ከድብርት ይወጣል። ወይም ደግሞ አንድ ሰው አዝኖ በሀዘን ስሜት ውስጥ ሆኖ እኔ ጋር ቢመጣ የመጀመሪያ ስራ የማደርገው ከሀዘኑ ስሜት እንዲወጣ ነው። ይሄን ደግሞ ማድረግ የምችለው በቀልድ ነው። እየቀለድኩኝ እያዝናናሁኝ ካልሆነ ኩስትር ብሎ በመናገር ከዛ ስሜት ውስጥ እንዲወጣ ማድረግ አይቻልም። ስለዚህ ብዙ ጊዜ እኔ ምንድነው የማደርገው በቀልድ መልኩ እያዋዛው፣ እያጫወትኩ፣ ሰው ከተደበረበት መንፈስ እንዲወጣ አደርጋለሁኝ ማለት ነው። እና ቀልድ የሚለው በተለየ ትርጉም የሚወሰድ ወይ በአሉታዊ ስሜት የሚወሰድ አይደለም። ቀልድ ሰዎችን ማዝናናት ነው። ለሰዎች የደስታ ምንጭ ብሆን በጣም ያስደስተኛል። ማለት ሰው በእኔ ምክንያት ሲዝናናና ሲስቅ ማየት እንጂ ሲደብረው ማየት አልወድም። ያ ደግሞ ምንድነው እኔ ቀልድ በመናገር አዝናናለሁ እንጂ በእኔ ንግግር ምክንያት ሰዎች እንዲከፉብኝ አልፈልግም። ስለዚህ ቀልድ የሰውን ስሜት የሚነካ ወይም የሚጎዳ ሳይሆን ሰዎች ደስ እንዲላቸው የማድረግያ መንገድ ነው ማለት ነው። እና በቀልድ ሰዎችን ስናጫውታቸው ከብዙ መጥፎ ስሜታቸው ይወጣሉ። ደስ ይላቸዋል ደስ ይላቸው ደግሞ ይስቃሉ። ሰው ሲስቅ እንደማየት ደግሞ ደስ የሚል ነገር ምንም የለም። ማለት ሰው በእኔ ምክንያት ደስ ሲለው እንደማየት ደስ የሚል ነገር ምንም የለም። ስለዚህ ሰዎች በእኔ ምክንያት ደስ እንዲላቸው ምን ማድረግ አለብኝ ቀልድ ጨዋታ መፍጠር አለብኝ። ቀልድና ጨዋታ መፍጠር የማይችል ሰው ብዙ ጊዜ ተግባቢ አይደለም። ከሰው ጋር ለመግባባት ደግሞ የመጀመሪያው ቀልድና ቁም ነገር ማወቅ ነው። ቀልድና ጨዋታ ማወቅ ነው። እነዚህን ነገሮች የሚያውቅ ሰው ከሰው ጋር ጥሩ ግንኙነት አለው ማለት ነው። ጥሩ ግንኙነት አለው ማለት ነው። ስለዚህ ሰዎች ጥሩ ግንኙነት እንዲፈጠርባቸው ወይ ጥሩ ስሜት እንዲኖራቸው ለማድረግ የመጀመሪያው ቀልድና ጨዋታ አዋቂነት መሆን ያስፈልጋል። ቀልድና ጨዋታ ማወቅ ስራ ፈት መሆን አይደለም። ይልቁንስ ተግባቢ መሆን ማለት ነው። መግባባት መቻል ማለት ነው። ይሄን ስናደርግ ለሰዎች ደስታቸው እንሆናለን። ለሰው ደግሞ ደስታ እንደመሆን ደስ የሚል ነገር የለም። ማንም ሰው ሲከፋው ማየት አልወድም። ማንም ሰው ሲደብረው ማየት አልወድም። በተለይ በእኔ ምክንያት በእኔ ምክንያት ይቅርና በሌላ ሰው ስሜት ተጎድቶ እንኳን ቢሆን ያ ሰው ደስ እንዲለው የምችለውን ሁሉ አደርጋለሁኝ። እሱም በምክር፣ በቀልድና በጨዋታ ነው። ስለዚህ ቀልድ መናገር በጣም እወዳለሁ ያዝናናኛልም ጭምር።

አዎ ቅጽል ስም አለኝ አዎ ቅጽል ስም አለኝ መጀመሪያ እስኪ ቅጽል ስም የሚለው ምንድነው የሚለውን ማየት ጥሩ ይመስለኛል፤ የቅጽል ስም ማለት አንድ ሰው የመጠሪያ ትክክለኛ ስም አለው ከዛ በውጭ ግን በቤት ወይ በጎሮቤት ወይ በሰፈር የሚጠራበት ተጨማሪ ስም ማለት ነው፤ እንደውም በኢትዮጵያውያን አባባል ምን ይባላል የቁልምጫ ስም ይባላል የቁልምጫ ማለት ትክክለኛ ስሙ ወይ የትምህርት ቤቱ ስም ሊሆን ይችላል ወይ ደግሞ ቤተሰቦቹ ያወጡለት ስም ብቻ ሊሆን ይችላል ግን የቤት ውስጥ መጠሪያ የሰፈር መጠሪያ የአካባቢ መጠሪያ የተለየ ስም ሊሆን ይችላል፤ እና ያ ያስም ነው ቅጽል ስም ማለት ወይም ቅጽል የሚለው ቃል ተጨማሪ እንደማለትም ጭምር ነው፤ እና ቅጽል ስም ሲገለጽ ይህንን ይመስላል እኔ ቅጽል ስም አለኝ። ለምሳሌ የትምህርት ቤት ስሜ ቴዎድሮስ ነው የቤት ወይ ደግሞ የሰፈር ወይ የጎሮቤት በአጭሩ ቅጽል ስም ደግሞ ጎበዜ እባላለሁ ማለት ነው። እና ቅጽል ስም ብዙ ጊዜ የሚወጣው ሰፈር ውስጥ አንድ ልጅ ከሚያደርገው ድርጊት የተነሳ ማለት ከጸባዩ አንፃር ሊሆን ይችላል ከአካሄዱ አንፃር ሊሆን ይችላል ወይም ደግሞ ከአነጋገሩ አንፃር ሊሆን ይችላል ወይም ደግሞ ከመልኩ አንፃር ሊሆን ይችላ፤ ወይ ደግሞ ከመግባባቱም አንፃር ሊሆን ይችላል ቅጽል ስም ሲወጣ ማለት ነው ለምሳሌ ሰፈር ውስጥ በጣም ተገቢ ልጅ ከሆነ በጣም ይንቀሳቀስ ብዙ ጓደኞች ያሉት ልጅ ከሆነ በተግባቢነቱ መሰረት እሱን የሚመጥን ስም ይሰጠዋል ወይም ደግሞ አንዳንድ ጊዜ በጣም ዝምተኛ ከሆንን በጣም ሰው የማንግባባ ብቸኛ ከሆነን በዛው መጠን ያንን ድርጊት የሚገልጽ ስም ይወጣልናል፤ ሌላ ደግሞ ለምሳሌ በጣም ጥቁር የሆነ ልጅ በቅጽል ስሙ ወይ በሰፈር ወይ በቤት ስሙ ባርች ሊባል ይችላል እና ትክክለኛ ስሙ ግን ባርች ሳይሆን የሰፈር ስሙ የጎሮቤት ስሙ ወይም ደግሞ ጓደኞቹ ስም መጠሪያ በአካባቢው የሚለይበት ስም ባርች ይባላል፤ እና ቅጽል ስም ብዙ ጥቅሞች አሉት ምክንያቱም ብዙ ጊዜ ቅጽል ስም የኛን ማንነት ማለት በቤት ውስጥ ያለንን በጎርጊት ውስጥ ያለንን ከዛም አልፎ በሰፈር ውስጥ ያለንን ስም ይገልጻል ብዙ ጊዜ በተለይ በኢትዮጵያውያን ተለምዶ ቅጽል ስም የሚወጣው ከሰውየው ወይ ከልጁ ወይ ከ ከእዛ ሰው ማንነት ጋር ብዙ ጊዜ ይቆራኛል ወይ ደግሞ ይገናኛል ያ ማለት ምን ማለት ነው ለምሳሌ ጎበዝ ተማሪ የሆነ ሰው ትክክለኛ ስሙ ላይሆን ይችላል በቤት ውስጥ ግን ጎበዜ ሊባል ይችላል ማለት ጎበዝ ነው እንደማለት ነው፤ ወይ ትክክለኛ ስሙ ቴዎድሮስ ከሆነ በቅጽል ስሙ ደግሞ ቴዲ ሊባል ይችላል ወይ ትክክለኛ ስሙ ዮሐንስ ከሆነ በቅጽል ስሙ ጆን ሊባል ይችላል እንደዚህ አይነት ቅጽል ስሞች ብዙ ጊዜ ይስተዋላሉ ግን በዋናነት ቅጽል ስም የሚወጣው በቤት ውስጥ ብቻ አለፍ ካለ ደግሞ በጎሮቤት ከዛ ማለፍ ካለ ደግሞ በሰፈር መጠሪያ ሆኖ ያገለግላል ግን ያ ስም የዛ ሰው ትክክለኛ ስሙ ወይም ደግሞ መጠሪያ ስሙ ወይም የትምህርት ቤት ስሙ አይሆንም በጭራሽ አይሆንም በጭራሽ አይሆንም እና ያ መጠሪያ ስም ብዙ ጊዜ የሚያገለግለው እንደ ለዘሰፈር ብቻ የሚፈር ስያሜ ወይም ለቤተሰብ ብቻ የሚሆን ስያሜ ሆኖ ያገለግላል እና ቅጽል ስም ብዙ ጥቅም አለው ብዙ ጊዜ ማንነትን የመግለጽ አቅም እና የማሳወቅ አቅም አለው ከዛ አንፃር ብዙ ሰው ቅጽል ስም አለው። እና እኔም ቅጽል ስም አለኝ ቅድም እንዳልኩት የቤት ስሜ ጎበዜ ነው የትንሽ የስሜ ደግሞ ቴዎድሮስ ነው፤ ለትምህርት ካለኝ ፍላጎት የተነሳ ለትንብት ካለኝ ጽኑ አቋም የተነሳ ጎበዝ ነህ በሚል ስስያሜ ቅጽል ስም ወጥቶልኛል ያ ቅጽል ስምም ጎበዜ የሚል ስም አሰጥቶኛል እና እንደየ ባህሪያችን ይለያያል፤ ስለዚህ እኔም ቅጽል ስም አለኝ ብዙ ሰው ደግሞ ቅጽል ስም አለው።

እኔ የምጽፈው በግራ እጄ ነው። ግን በየመጽሐፍያ እጅ ሁለት ነው እንደሚታወቀው ማለት በአጠቃላይ የሰው እጅ የሁለት ነው ያለው አንዱ ቀኝ እጅ ይባላል አንዱ ግራ እጅ ይባላል። ማለት ግራና ቀኝ እጅ የሚባለው ከምን አንግል? በምን ምክንያት እንደሆነ እውነት ለመናገር አላውቅም። ግን ቀኝ እጅ ግራ እጅ የሚባል አለ ሁለት እጅ ነው የሰው የሰው ልጅ ያለው። እና የተለያየ ሰው በተለያየ እጅ ይጽፋል ማለት በቀኙ ሊጽፍ ይችላል በግራው ሊጽፍ ይችላል። በሁለቱም ደግሞ የሚጽፍ ሰው አለ ማለት በሁለቱም የመጽሐፍ ክህሎት ያላቸው አሉ በተፈጥሮ ማለት ነው። ማለት በተፈጥሮ ሊሆን ይችላል ወይም ደግሞ ተለማምደውም ሊሆን ይችላል እንደየሰው ይለያያል። እኔ በሁለቱም መጽሐፍ እችላለሁ በቀኝም በግራዬም ግን ምንድነው በህይወቴ ያጋጠመኝ? ስምንተኛ ክፍል እያለሁ የቀኝ እጄ ላይ የሆነ ጉዳት ደረሰብኝ። ከዛ በግራ እጄ መጽሐፍ ጀመርኩኝ። ለአንድ አመት አሞኝ ስለነበረ በግራ እጅ መጽሐፍ ጀመርኩኝ ከዛ የቀኝ እጅ ከዳና በኋላ ወደኋላ ተመልሼ። በቀኝ መጽሐፍ አልፈለኩም በዛው ቀጠልኩበት። ከዛ በግራ እጄ መጽሐፍ ለመድኩኝ ማለት ነው። ግራኝ የሆንኩት በተፈጥሮ ሳይሆን በቀኝ እጄ ላይ አደጋ ደርሶብኝ ስለነበረ ከዛ ለረጅም ጊዜ በግራ እየጻፍኩኝ ስለነበረ ግራዬን በደንብ ለመድኩትና በዛው መጽሐፍ ቀጠልኩኝ ማለት ነው። እና ግራና ቀኝ ጽሁፍ ብዙም ልዩነት የለውም በርግጥ በሁለቱም ደግሞ የሚጽፉ ሰዎች አሉ። ለምሳሌ እኔ በግራዬ የምጽፍበት የጽሁፍ ጥራትና በቀኝ የምጽፍበት የጽሁፍ ጥራት የተለያየ ናቸው። በጣም የተለያየ ነው በግራ የምጽፈው በጣም ያምራል ቆንጆ እጅ ጽሁፍ ነው። በቀኝ ግን መካከለኛ ነው። ግን በሁለቱም እንዲነበብ አድርጌ መጻፍ እችላለሁ። አንዳንድ ሰው ደግሞ በሁለቱም መጻፍ የማይችል አለ ለምሳሌ ግራኝ ከሆነ በቀኙ ጭራሽ መጻፍ አይችልም። በቀኝ የሚጽፍ ከሆነ ነው በግራው ጭራሽ አይችልም። አንዳንድ ሰው ደግሞ ሁል በሁለቱም ይችላል በቀኙም በግራውም እኩል እኩል በሆነ የጽሁፍ ጥራት የመጽሐፍ አቅም አለው። እና ብዙ ጊዜ ብዙ ሰዎች በቀኝ ነው የሚጽፉት። በቀኝ የሚጽፉ ሰዎች ይበዛሉ በርግጥ በአለም አቀፍም እንደውም በአለም አቀፍ ደረጃ የሚከበር የግራ እጅ ቀን የሚባል አለ። እና እንደ አለም አቀፍ በግራ እጅ ጽሁፍ ሰዎች በጣም ትንሽ ናቸው። በተለምዶም በግራ እጅ የሚጽፉ ሰዎች ጎበዞች ናቸው ይባላል እውነት ይሁን አይሁን ግን በሳይንስ አልተረጋገጠም። እኔም ወይ ደግሞ እኔ አላነበብኩም ይሆናል። እና በግራ ጥቡ ሰዎች በጣም ጥቂት ናቸው። በቀኝ ግን በተፈጥሮ ብዙ ሰው በቀኝ ነው የሚጽፈው። ግን በቀኝም መጽሐፍ በግራ መጽሐፍም ለኔ ልዩነት የለውም። ግን በሁለቱ መጽሐፍ ይጠቅማል ብዬ አምናለሁኝ። ቢቻል ቢቻል እና ብንለምድ እያንዳንዱ ሰው በሁለቱም መጽሐፍ ቢችል ጥሩ ነው። ማለት ለምሳሌ በህይወታችን የሚያጋጥመንን አናውቅም። ለምሳሌ በቀኝ እጅ ብቻ የሚጽፍ ሰው በህይወቷ አጋጣሚ አደጋ ቢደርስበት በቀኝ እጁ ምንም መጻፍ አይችልም ማለት ነው። እኔ ለምሳሌ በግራ እጄ ነው የምጽፈው። ግን ግራ እጄ የሆነ አደጋ ቢደርስብኝ በቀኝ መጻፍ እችላለሁ። ማለት በሁለቱም መጻፍ እችላለሁኝ ማለት ነው ስለዚህ እኔ ምንድነው? ምመክረው ሁሉም ሰው በሁለቱም እጁን መጽሐፍ ቢለምድ ጥሩ ነው። ግራኝ ነኝ በቀኝ መጽሐፍ አልፈልግም ማለት የለበትም። በቀኝ ነው የምጽፈው በግራ መጽሐፍ አልፈልግም ማለትም የለበትም። ምክንያቱም በህይወቱ አጋጣሚ የሚያጋጥመውን ነገር አያውቅም። ስለዚህ የሆነ አደጋ እንኳን የሚያጋጥመው ቢያጋጥመው ባልተጎዳው እጁ በኩል መጻፍ ይችላል። ስለዚህ በሁለቱም መጻፍ ይጠቅማል። ግን ግልጽ ለማድረግ ያክል እኔ በግራኝ ነው የምጽፈው በግራኝ ነው የምጽፈው። ግን በቀኝ መጽሐፍ እችላለሁ የጽሁፉ ጥራት ግን ይለያያል። የጽሁፉ ውበት ይለያያል። ምክንያቱም በተደጋጋሚ ለረጅም ጊዜ ስጽፍ የነበረው በግራዬ ስለሆነ። በግራዬ የምጽፈው ጽሁፍ ጥሩ ኳሊቲ አለው። ጥሩ ውበት አለው። የቃላት አጣጣል የቃላት አቀማመጥ ልዩ ነው በግራ የምጽፈው። ግን በግራዬ የሆነ ነገር ቢያጋጥመኝ በቀኝ መሳብ እችላለሁ እንዲነበብ አድርጌ ውበት ባይኖረው ራሱ ምንም ችግር የለውም። ስለዚህ እኔ የምመክረው ሁሉም ሰው በሁለቱም እጁ መጽሐፍ ቢለምድ ነገሩ ነው። በሁለቱም እጁ አይታወቅም ሰው የሚያጋጥመውን ነገር ስለማያውቅ። አደጋም እንኳን ቢደርስበት በደህና እጁ በኩል መጻፍ ይችላል። ስለዚህ ሁሉም ሰው በሁሉም እጅ መጽሐፍ አለበት። እኔ ግን በግራ እጄ እጄ ነው የምጽፈው

ተወልጄ ያደግኩት በሻሸመኔ ከተማ ነው ሻሸመኔ ከተማ እንደ ኢትዮጵያ ከዋና ከተማው አዲስ አበባ በሁለት መቶ አርባ አምስት ኪሎ ሜትር የምትርቅ ከተማ ነች። ከጎረቤቷ ሀዋሳ ደግሞ በሃያ አምስት ኪሎ ሜትር ትርቃለች። የሻሸመኔ ከተማ ቆዳ ስፋት በትክክል የተረጋገጠ ባይሆንም ወደ አንድ ነጥብ ሁለት አንድ ነጥብ ሁለት ሶስት ሚሊየን ስኩዌር ካሬሜትር እንደሆነ ይገመታል። የከተማ የቆዳ ስፋት በውስጧም ደግሞ ብዙ ብሄር ብሄረሰቦችን አቅፋ የምትገኝ የንግድ ከተማ ነች ሻሸመኔ ከተማ። የተቆረቆረችው በአጼ ሀይለ ስላሴ ዘመነ መንግስት በአንድ ሺህ ዘጠኝ መቶ አስራ ሁለት አካባቢ እንደሆነ ይናገራል። የስሟን ስያሜ ያገኘችው ደግሞ ሻሼ የምትባል ታዋቂ እናት ከተማ ስትቆረቆር የነበሩ ጠላ የሚሸጡ እናት እንደነበሩ የታሪክ መዛግብት ያመለክታሉ። በእሷ ሴትዮ ስስ ስያሜ የወጣ እንደሆነ ይነገራል የታሪክ መዛግብት ይህንን ያስረዳሉ። አሁን ላይ ከተማዋ አራት በር ያላት ሲሆን በሰሜን ወደ አዲስ አበባ በደቡብ ወደ ሀዋሳ በምዕራብ ወደ ወላይታ ሰዶ በምስራቅ ደግሞ ወደ ባሌ ጎባ የመግቢያ በሮች ያሏት ትልቅ የንግድ ከተማ ነች። በውስጧም ደግሞ የተለያዩ ብሄር ብሄረሰቦች ይኖራሉ። ከተማ የምትገኘው በኦሮሚያ ክልላዊ መንግስት ስር ስትሆን በውስጧ ግን ኦሮሞ ይኖርባታል አማራ ይኖርባታል ትግሬ ይኖርባታል። ወላይታ ይኖርባታል ጌዶ ይኖርባታል ጋሞ ጎፋዎች ይኖሩባታል በጣም በርካታ ለቁጥር ለመዘርዘር የሚያዳግቱ ብሄር ብሄረሰቦች እንደሚገኙባት መረጃዎች ያመለክታሉ። እኔም ተወልጄ ያደኩት በዚሁ በሻሸመኔ ከተማ ውስጥ ነው። ሻሸመኔ ከተማ በጣም የምትታወቀው በንግድ ነው። ነጋዴዎች በብዛት ከጉራጌ ሀገር የመጡና ከስልጤ አካባቢ የመጡ ሰዎች እንደሆኑ የሚታወቅ ነው። በብዛት በከተማ የንግዱን አካባቢ ተቆጣጥሮ የሚገኙት የጉራጌ ተወላጆች ናቸው። ከተማዋ ግን በቆዳዋ ስፋት ከሌሎች ከተማዎች ትንሽ የምትበልጥ ስለሆነች የንግዱ አለም የሚቀላጠፍባት በአራቱም በኩል ኮንትሮባንድ የሚገባባት ትልቅ የንግድ ከተማ። ነች ሻሸመኔ ከተማ ከተማዋ አሁንም በኮሪደር ልማት እያደገች በጣም በፊት ከነበራት ውበት እየጨመረች የመጣች ትልቅ ከተማ ነች። ሻሸመኔ ከተማ በልዩ ሁኔታ የምትታወቀው ከንግዱ አለም በተጨማሪ የጀማይካዎች መኖሪያ በመባል ትታወቃለች። እንደ ኢትዮጵያ ጀማይካዎች የሚኖሩባት ብቸኛ ከተማ ሻሽመኔ ከተማ ነች። ጀማይካዎቹ በአጼ ሀይለ ስላሴ ዘመነ መንግስት እዛው መኖሪያ ቦታ ተሰጥቷቸው እየኖሩ እንደሆነ ታሪክ ያስረዳል። ለዛ ነው ሀይለ ስላሴን በጣም የሚወዱት እስከማምለክም ደረጃ የሚደርሱት። እና ሻሸመኔ ከተማ በተለየ ሁኔታ የምትታወቀው ጀማይካዎች የሚኖሩባት ከተማ በመሆኗም ጭምር ነው። አሁን አሁን ከተማዋ እየሰፋች ስትሄድ የጀማይካዎች የመሬት ይዞታ እየቀነሰ እየቀነሰ መጣ እንጂ ከዚህ በፊት በብዛት ጀማይካዎች የሚኖሩባት ከተማ እንደሆነች ይታወቃል። ይሄም እንደ ኢትዮጵያ ልዩ ያደርጋታል ከተማዋን ማለት ነው። እና እኔም በዚህ ትልቅ ከተማ ነው ተወልጄ ያደኩት በጣም ትልቅ ኩራት ይሰማኛል። ከተማዋ የምትናፈቅ ሁሉም ሰው በፍቅር የሚኖሩባት ህይወትን ቀለል አድርገው የሚኖሩባት ከተማ ነች። ሰው እንደ አቅሙ ገዝቶ መግባት የሚችልባት ሰው እንደ አቅሙ በልቶ ማደር የሚችልባት ትልቅ ከተማ ነች። ሻሸመኔ ከተማ እኔም ተወልጄ ያደኩት በዚሁ ከሻሽመኔ ከተማ ነው

አዎ በሰአቴ የምደርስ ሰው ነኝ። በሰአት መድረስ ማለት ከሰአት አከባበር ጋር ይያያዛል ሰዓት በጣም አከብራለሁኝ። ምክንያቱም ሰዓት ህይወት ነው። ሰዓት ደግሞ የሰው ልጆች እስትንፋስ ነው ማለት ይቻላል። ማንኛውንም ሰው በህይወቱ ሲንቀሳቀስ በሰአት ነው የሚንቀሳቀሰው። ጊዜዬም ሲያባክን ህይወቱን እንዳባከነ ይቆጠራል። ማለት በእያንዳንዱ ጊዜ የሰው ልጅ እድሜ እየተቀያየረ ነው የሚሄደው ማለት ሰአቱን ሲያባክን እድሜዉን አባከነ ማለት ነው። በአጭሩ እና በሰአቴ የምደርስ ሰው ነኝ። መድረስ ማለት ደግሞ ለምሳሌ በቀጠሮ ወይም ደግሞ በስራ ቦታ ለምሳሌ በኢትዮጵያ ሁኔታ የመንግስት ሰራተኛ የስራ ሰዓት ጠዋት ከሁለት ተኩል እስከ አምስት ሰዓት ተኩል ከሰአት ደግሞ ከሰባት ተኩል እስከ አስራ አንድ ተኩል እንደሆነ ይታወቃል። ስለዚህ ይሄም ሰራተኛ ስራውን አክብሮ ጠዋት ሁለት ተኩል መግባት አለበት አምስት ተኩል ላይ መውጣት አለበት ከሰአት ሰባት ተኩል መግባት አለበት አስራ አንድ ተኩል መውጣት አለበት። ይሄ ማለት ሰአቱን አከበረ በሌላ አነጋገር ስራውን አከበረ ማለት ነው። እኔም እንደዛው ነኝ ሰዓት አከብራለሁ ሰዓት ህይወት እንደሆነ አውቃለሁ። ለምሳሌ አንድ ሰው ቀጥሮኝ የማረፍድ ከሆነ የቀጠረኝን ሰው ሰዓት ብቻ አይደለም የማባክነው እድሜውንም ጭምር ነው የማባክነው። ምክንያቱም ያ ሰዓት ተደምሮ ተደምሮ ነው መጨረሻ ላይ እድሜ የሚሆነው። ስለዚህ ሰዓት በጥቅሉ ህይወት ነው ማለት እንችላለን ለሰው ልጅ ምክንያቱም እያንዳንዱ ክንውን በሰአት ይከናወናል እድሜያችንም እንዲሁ በሰአት ይከናወናል ማለት ነው። ስለዚህ በሰአት ለመድረስ ምንድነው ማድረግ ያለብን የሚለውን ማየት ተገቢ ነው። አንድ ሰው በሰአት ወደ ስራ ለመድረስ በሰአት ወደ ቀጠሮ ቦታ ለመድረስ በአጠቃላይ ሰአቱን ለማክበር ማድረግ ያለበት ምንድነው? በእኔ እምነት እኔ እንደገባኝ ሰው በሰአት ለመድረስ ሰአቱን በአግባቡ ለመጠቀም የመጀመሪያ ማድረግ ያለበት ለእያንዳንዱ ስራ ቅደም ተከተል ማስቀመጥ ነው። ማለት አንገብጋቢ ስራ የትኛው ነው? ቅድሚያ መሰራት ያለበት ስራ የትኛው ነው? አንገብጋቢ ያልሆነና ቅድሚያ መሰራት የሌለበት ስራ የትኛው ነው ብሎ መለየት አለበት ብዬ አምናለሁ። ለእያንዳንዱ ስራችን ቅደም ተከተል ካልሰጠነው ቅድሚያ የሚሰራውን ቅድሚያ ካልሰራን እንዲሁ በዘፈቀደ የምንሰራ ከሆነ አስቸጋሪ ነው። ያ ማለት ቅድሚያ መሰራት ያለበትን ሳንሰራ እንቀርና መሰራት የሌለበትን ልንሰራ እንችላለን ይሄ ማለት በሌላ አነጋገር ጊዜያችንን እያባከንን ነው። ማለት ነው ጊዜ አባከንን ማለት ደግሞ በሌላ አነጋገር እንዲሁ ህይወታችንን አባከንን ማለት ጭምር ነው። ስለዚህ የስራ ቅደም ተከተል ያስፈልጋል። ሌላኛው ደግሞ ስራ ለነገ ማሳደር የሚባል ልማድ ማጥፋት አለብን። ስራ ለነገ የምናሳድር ከሆነ በህይወታችን ዛሬ መስራት ያለብን ነገ አንሰራም ይሄ ማለት በሰአት እንዳንደርስ አንዱ እንቅፋት ነው። ለምሳሌ አንድ ሰው ማታ አንድ ሰዓት ቢቀጥረን እና እስከ ማታ አንድ ሰዓት ድረስ መስራት የለብኝን ስራ ካላከናወንኩኝ ያ ቀጠሮ ሲደርስ ስራዬ ትዝ ይለኛል። ስለዚህ ምን መሆን አለበት? ወይ ያን ቀጠሮ ተዋለሁ ወይ ስራዬን ተዋለሁ ይሄ የሆነው በምን ምክንያት ነው? ቀድሜ አንድ ሰዓት ቀጠሮ እንዳለብኝ እያወቅኩኝ ሌሎች ስራዎችን ባለመስራቴ ማለት ነው። ስለዚህ እያንዳንዱ ሰው ቀጠሮ ሲይዝ ቀድሞ ስራዎችን ማከናወን አለበት በሰአቱ ለመድረስ በጊዜ ለመድረስ ጭምር ስለዚህ ሰው በህይወቱ ለሚያደረገው ክንዋኔ በስራ ቦታ ሊሆን ይችላል በቀጠሮ ሊሆን ይችላል በህይወት ጉዞ ሊሆን ይችላል። ለእያንዳንዱ ስራው ሀላፊነት ወስዶ ቅደም ተከተል ማስቀመጥ አለበት የስራ ቅደም ተከተል ለህይወት ወሳኝ ነው። ያ ማለት እያንዳንዱ እንቅስቃሴያችን ከሰአት ጋር ይገናኛል ሰዓት አሳለፍን ማለት ወይ ሰዓት አባከንን ማለት እኛ ራሳችን ባከንን ማለት ጭምር ነው። ማለት ህይወታችንን አባከነው እድሜያችንን አባከነው ማለት ጭምር ነው። ስለዚህ በሰአት ለመድረስ እንደኔ እኔን ራሴን እንደምሳሌ መጥቀስ እችላለሁ በሰአት ለመድረስ ስራ ቦታም ይሁን ቀጥሮ ቦታ የመጀመሪያው ስራ መሆን ያለበት የስራ ቀደም ተከተል ማስቀመጥ እና በጊዜ ማከናወን ነው

በቤቴ ውስጥ ልዩ የሆነ መቀመጫ አለኝ። መቀመጫ መጀመሪያ እስኪ እናብራራው መቀመጫ ማለት ምን ማለት ነው? በተለይ በቤት ውስጥ የሚገኙ የሚለውን መጀመሪያ እንይ። የቤት ውስጥ መቀመጫ ብዙ አይነት ነው እንደሚታወቀው በኢትዮጵያ ይዘት እንደሚታወቀው መቀመጫ ሶፋ ሊሆን ይችላል። ወንበሮች ሊሆን ይችላል በርጩማ ሊሆን ይችላል ዱካ ሊሆን ይችላል ሌላ ደግሞ የላስቲክ ወንበሮች አሉ ከላስቲክ የተሰሩ መቀመጫዎች አሉ ይሄን ሁሉ ያካትታል። ልዩ የሆነ መቀመጫ የሚለው ግን በዘልማድ ከምናውቃቸው መቀመጫዎች ወጣ ያሉ ወይም ለየት ያሉ የሚለውን ሀሳቤ የሚይዝ ነው። በኔ ቤት ውስጥ ለየት ያለች መቀመጫ አለች እሷም ምንድን ናት? ከግራር እንጨት የተሰራች እንደ ዱካ መትመስል ግን ዱካ ያልሆነች በላዋ ላይ የከብት ቆዳ። የተሰራባት ማለት እንደ ረዘም ያለች ሆና በከብት ኮዳ የተወጠረች እንደ ከበሮ የምትመስል ነገር ሆና መቀመጫ አለች ምቾቷ። የተለየ ነው ከሌሎች ወንበሮች ደረቅ አይደለችም። የአቅፎ የሚይዘው እንጨት ጠንካራ ነው ከግራር ወይ ከወይራ ወይ ከጽድ ነው የሚሰራው። በመካከል ግን በከብት ኮዳይ ተወጠረ ስስ የሆነች መቀመጫ ነች። ከከብት ቆዳ መሰረቷ ለየት ያደርጋታል። እና እቺን ወንበር በጣም ነው የምወዳት። በየሄድኩበት ቤት ቤት ስቀይር ሁሉ ወንበሯን ይዤ ነው የምዞረው መቼም አልሸጣትም። ትንሽ ወጣ ያለች ናት አንድ ሰው ብቻ ነው የምትይዘው። ሰፋ ያለችም አይደለችም መጠነኛ አለ አንድ ሰው በቂ ነች በርግጥ ግን በመደበኛነት ከምንጠቀማቸው ወንበሮች ትለያለች። ከሶፋ ትለያለች ከዱካ ትለያለች ከላስቲክ ወንበር ትለያለች። ከእንጨት ወንበርም ትለያለች የእንጨት ወንበር የሚያስበላት ምናልባት ቋሚዋ እንጨት ስለሆነ ይሆናል። እንጂ ሌላው የበሬ ቆዳ ተሰንጥቆ እላው ላይ የሚጠላለፍ አይነት አሰራር ነው ያላት። ይሄን ለየት ያደርገዋል። እናችሁ መቀመጫ እናቴ ነች በስጦታ የሰጠች በስጦታ የተሰጠኝ ስጦታ ናት። በጣም ለይት ያለች ናት መቀመጫንም አትቆረቁርም። ይሄ አሰራሯም ለየት ያለ ነው። ማለት ከበሬ ቆዳ እንዴት አድርገን መቀመጫ እንደምንሰራ በትክክል የምታሳየነች። በትክክል ታሳያለች ምችቷ ደግሞ አላዋ ላይ እንጨት ስለሌለው እንደ ሶፋ አይነት እንደ ስፖንጅ አይነት ልስላሴ አላት። እናችሁ ወንበር ትንሽ ለየት ትላለች ከሌሎቹ አሰራራም በርግጥ ለየት ይላል። የትም ቦታ ደግሞ አትሰራም እንዲሁ በትእዛዝ በገዳም አካባቢ ወይም ደግሞ ከከተማ ወጣ ባሉ ቦታዎች የምትሰራ ናት። እሷ መቀመጫ ምናልባት ሰው ለጉብኝት ስሄድ ነው የሚያገኛት። ወይ ደግሞ በተለየ ሁኔታ ትእዛዝ በትዕዛዝ ሲሰራ ነው እንጂ። እንደማንኛውም መቀመጫ ከተማ ውስጥ የሚገኙት የእንጨት ስራዎች ላይ ማዘዝ አይቻልም። በጣም ለየተተላለች እና በቤቴ ውስጥ ልዩ የሆነች መቀመጫችን አትችልም። ከምንም በላይ ደግሞ ለየት የሚያደርጋት ነገር እንደፈለኩ ብቅ መጥባት አትበጠስም። የበሬው ቆዳ በጣም ቢወጠር እንኳን ይለጠጣል እንጂ አይበጠስም በጭራሽ አይበጠስም። እና ከኋላ ደግሞ ቋሚ ቋሚ የሚመስል እንጨት በመሃል ደግሞ የበሬ ቆዳ የተወጠረበት መደገፊያ አላት። ትክክለኛ የእንጨት የእንጨት ወንበር ትመስላለች ግን እንጨቱ ዳርና ዳር ነው እንጂ መሃል መቀመጫ መሃል መደገፊያችን ላይ ግን የበሬ ቆዳ የተወጠረባት እና የበሬ ቆዳ ተሰነጣጥቆ በሚደንቅ አሰራር የተሰራባት ነች። እና እጅ መቀመጫ ለየት ትላለች ከሌሎቹ የትኛውም ቤት ሄጄ አላገኘኋትም። እቺ መቀመጫ ለቤቴ ውስጥ ለየት ያለች ናት እና በቤት ውስጥ ልዩ የሆነ መቀመጫ አለኝም ናት። እቺኛዋን ወንበር ነው ማለት ነው

አዎ ልብስ በእጅ አጥባለሁኝ። እንደ ኢትዮጵያ ልብስ በሁለት መንገድ ይታጠባል። የመጀመሪያው በእጅ ይታጠባል ሁለተኛው ደግሞ በማሽን ይታጠባል። ይሄ ደግሞ እንደየአካባቢው እንደ ገንዘብ እንዳለን መጠን እንደ አቅማችን ይወሰናል። ለምሳሌ አንዳንድ ገንዘብ ጥሩ ገንዘብ ያላቸው ባለሀብቶች ወይም ደግሞ ጥሩ የኢኮኖሚ ደረጃ ላይ የደረሱ ሰዎች ልብሳቸውን በማሽን ያሳጥባሉ ማለት ማሽን ቤታቸው ገዝተው አስቀምጠው እያንዳንዱ ልብስ ሲቆሽሽ በማሽን ይታጠባል። ይሄ ለሁሉም ኢትዮጵያዊ የተሰጠ አይደለም ማለት የኢኮኖሚው አቅም ስለሚወስነን ማለት ነው። ሌላው ደግሞ በስፋትና በመደበኛነት የሚታወቀው በእጅ ማጠብ ነው። በእጅ ሲታጠብ የመጀመሪያው ለማጠብ የሚሆን ሳፋዎች ያስፈልጋሉ። ሳፋዎች ያስፈልጋሉ እነዚህ ሳፋዎች ደግሞ ሰፋ ሰፋ ያሉ ልብስ መያዝ የሚችሉ ሳፋዎች ይገዛሉ ከዛ በኋላ እዛ ውስጥ እየጨመሩ በእጅ ማጠብ ነው። አብዛኛው እንደው ምንድነው ጥናት ቢሰራ አብዛኛው በኢትዮጵያ ይዘት አብዛኛው ማህበረሰብ በኢኮኖሚም ያላደገ ማህበረሰብ ስለሆነ በብዛት በእጅ ነው የሚያጥቡት። እኔም ከእነሱ አንዱ ስለሆንኩኝ በእጅ ነው ልብሴ የማጥበው ወይም ደግሞ ልብስ በእጅ አጥባለሁኝ። ማለት በማሽን ማሳጠብ ጥሩ ስላልሆነ አይደለም ግን ኢኮኖሚያችን አይፈቅድም። ሁሉም ሰው እኩል ኢኮኖሚ የለውም የኢኮኖሚ ልዩነት ስላለ ሰው እንደ አቅሙ ነው የሚኖረው ሰው እንደ ቤቱ እንጂ እንደ ጎርቤቱ አይኖርም የሚባል አባባልም አለ። እንደ ኢትዮጵያ ማለት ነው። እና ልብስ በእጅ ማጠብ የራሱ ጠቀምም አለ የራሱ ጉዳትም አለው። በማሽን ማጠብ እንደዛው ማለት ነው። ስለዚህ እስኪ ልብስ በእጅ ሲታጠብ የምናገኘውን ጥቅም እንይ የመጀመሪያው ልብስ በእጅ ሳጥብ የማገኘው ጥቅም የመጀመሪያው በደንብ አጸዳለሁኝ። በደንብ አጸዳለሁ ማለት የቆሸሸውን ቦታ እየፈለኩ ሳሙና እየቀባሁ በደንብ በእጄ እያሸሁ ጽድት ጥርት አደርገዋለሁ አንድ የመጀመሪያ ጥቅም የሚሆነው ሁለተኛ ደግሞ በልብስ በእጄ ማጣብ ጥቅሙ ምንድነው? ልብሱ እንዳይበላሽ ያደርገዋል ለምሳሌ ሸሚዝ ሲታጠብ ኮሌታው አካባቢ በጣም የሚታሸ ከሆነ ቶሎ የማለቅ ባህሪ አለው። ስለዚህ ምን ምን ይደረጋል እያንዳንዱ ቦታ በጣም ጠንከር ባለው ሳይታሽ የቆሸሸውን ቦታ ሳሙና በመቀባት ቀለል ባለው ወይ በማሸጥት ቆሻሻው እንዲለቅ ይደረጋል ማለት ልብሱ ሳይበላሽ ማለት ነው። ሌላኛው ጥቅም ደግሞ ሰው ሲሰራ ጠንካራ ይሆናል በእጃችን ልብስ አሁን በእጄ የኔ ልብስ ሳጥብ እጄ ጠንካራ ይሆናል ሌላም ክብደትም ማንሳት እችላለሁ። የስራ ፍላጎት ይጨምራል እርካታ ይሰማኛል። ልብስ ባጠብኩኝ ቁጥር በራስ መተማመን ይጨምራል ስለዚህ ልብስ ማጠብ በተለይ በእጅ ማጠብ የተለየ ጥቅም አለው። ሌላኛው ደግሞ ልብስ በእጅ ማጠብ ጉዳትም አለው። ጥቅም እንዳለ ሁሉ ጉዳትም አለው። ጉዳቱ እና የመጀመሪያው በሰው ልጅ ላይ የሚያመጣው ችግር ቢኖር በተለይ በተደጋጋሚ ልብስ በእጅህ ብናጥብ ከሆነ የድካም ስሜት ይሰማናል። ልብሱን በደንብ የሚደክመን ከሆነ ድገሞ ልብሱን በደንብ አናጸዳውም እነዚህ እነዚህ ችግሮች ይታያሉ። ሰው ልብሱን በአግባቡ በእጅ ማጠብ የተገባ ነው። በእጅ ለማጠብ ደግሞ እውቀት አይጠይቅም ምንም ክህሎት አይጠይቅም እንዲሁ በዘልማድ ብቻ የሚደረግ ነው። ግን ሁሌ በእጅ ማጥብ ደግሞ ድካም አለው ማለት የራሱ አሉታዊ ተጽዕኖ አለው የመጀመሪያው ድካም ነው። ሁለተኛው ደግሞ ለሳሙና ለመቆጠብ ያስቸግራል። ሳሙና ለመቆጠብ ያስቸግራል። ምክንያቱም መጥነን እንሰጠዋለን አንልም በቃ ሲያስፈልግ ሳሙና እየመታን ኦሞ እየመታን ላርጎ እየመታን እየጨመርን እናጥባለን። ይሄ ለሁለት ነገር በኢኮኖሚ ጎዳና ሁለተኛ ደግሞ ድካምን እጨምራለሁ ልብስ ካጠብኩኝ በኋላ እኔ በጣም ነው የሚደክመኝ ሌላ ጨዋታ ሌላ ስብሰባና ውይይት ሁላ አልፈልግም። ስለዚህ ልብስ በእጅ ማጠብ የራሱ አስተዋጽኦ ወይም በጎ ነገር አለው። የራሳሉ አሉታዊ ነገርም አለው እንደየአቀባበላችን መጠን ይለያያል። ሁሉም ሰው ተመሳሳይ አቀባበል የለውም ያ ማለት በእጅ ማጠብ ሁሌ እጠቀማለሁ ብሎ የማያምን ሰው አለ። በእጅ አለማጠብ ላይ ሁሌ አይጠቅምም ብሎም የሚያምን ሰው አለ ሁለቱም ትክክል አይደለም። በእጅ ማጠብ የራሱ ጥቅምም ጉዳትም አለው። በእጅ አለማጣብ የራሱ ጥቅምም ጉዳትም አለው እያንዳንዱ ነገር ጥቅም እና ጉዳት ይዞ ነው የሚመጣው። ስለዚህ ልብስ በእጅ ማጠብ በእኔ ንጽጽራዊ እይታ ግን ከጉዳቱ ጥቅሙ ያመዝናል ባይ ነኝ። ልብስ